ወደ ስራ ጥሩ ልብሶችን እለብሳለሁ ማለት ያስወቡኛል ያሳምሩኛል ብየ የማስባቸውን የተመረጡ ልብሶችን ለብሼ ነው የምሄደው። ብዙ ጊዜ የምለብሳቸው ልብሶች ማች ናቸው አንድ አይነት ልብስ ነው የምለብሰው። ከላይን ከታችም አንዳይ የሆኑ ልብሶችን እለብሳለሁ አብዛኛውን ጊዜ የምጠቀመው እኔሽ እንደ ሀገሩ ማለት ነው። አሁን እንደምኖርበት ሀገር ሙቀት ነው። እዛ ሙቀት ሀገር ላይ የሚለበስ ደግሞ ሺቲ እና ፎጣ ነው። ሺቲውም ፎጣውንም ከላይ ያለውንም ሁለቱንም አንድ አይንቲ እንዲሆኑ አድርጌ ነው የምለብሳቸው። እና አንዳንዴም ከርስ ቢባለውን ሽቲ አይነት እጠቀማለሁ። ሌላ ጊዜ ደግሞ የሆነ ፕሮግራም ወይ ለየት ያለ ነገር። ከፍ ያለ ፕሮግራም ምናምን ካለብኝ። የዛን ሰዓት ላይ ቀሚሶችን የተለያዩ ቀሚሶችን የተለያዩ ቀሚሶችን እለብሳለሁ። ቦርሳዎችንም በቃ ያዘንጡኛል ብዬ የማስባቸውን የሆነ ነገሮች ሁሉ አደርጋለሁ። እናም ቀለል ያሉ ልብሶች ነው የምለብሰው። አብዛኛው ጊዜ የምጠቀመው ለስራዬም የሚመቸኝም ሌላ እንቅፋት የማይሆኑብኝን ነገር እመርጣለሁ።

አዎ ስነጥበብ እወዳለሁ የተለያዩ ስነጥበብ ማለት የገሃዱ አለም ነጸብራቆች የገሃዱ አለም እውነታዎችን። አሁን ላይ እንደተፈጠሩ እውን አድርጎ መሳል ማለት ነው እውን አድርጎ መተወን። እና በቃ አንዳንዴ ህልም የሆኑ ነገሮችን በስነ ጽሁፍ አማካኝነት ለሰዎች ማቅረብ መግለጽ እንችላለን። መተውን እና ብዙ ሰዎች ስነ ጥበብን በመጠቀም ፍላጎታቸውን ህልማቸውን እንዲህ ቢደረግ ብለው የሚያስቡትን ከሰዎች አሁን ላይ ከሚያስቡት አንድ እርምጃ ከፍ አድርገው በሰው ልጆች እንደዚህ ይደረጋል እንዴ እንዲባል አድርገው የሚሰሩበት የስነ ጽሁፍ። የሚሰሩበት በጽሁፍ መልኩ የሚሰሩት የሚያዘጋጁት ድርሰቱን ተውኔቱን ሁሉ አንድ ላይ አጠቃሎ ተዋናዎቹን ጭምር ስነጥበብ ስነጥበብ እንለዋለን። እና ስነጥበብ በጣም ይወዳለሁ ብዙ ጊዜ ተመልካቾች ከስራ መልስ። አብዛኛው ማህበረሰብ ከስራ መልስ በእረፍት ቀኖችም በእረፍት ቀናቶችም ቢሆን። ስነ ጥበብን ማየት በጣም ይወዳሉ ማየት ያስደስታችኋል ያዝናናችኋል ጥንድም ሆኖ ለብቻቸውም እየመጡ ስነ ጥበብን በማየት ይደሰታሉ ይወያያሉና።